የምወደው መክሰስ እንግዲህ አንዳንድ ጊዜ አትክልት እወዳለሁኝ አትክልት ካልሆነ ነገር ደግሞ የሆነ ዳቦ ነገር ወይም ቆሎ ነገር እሱን ባገኝ ደስ ይለኛል ዝም ብዬ እሱን ስበላ ጀስት ጥሩ ስሜት ይሰማኛል። ያን ምንም አይከፋኝም ማለት ነው። እንደዚህ ያልተቃጠሉ ነገሮች ከሆኑ ወይ ደግሞ እንጀራ ነገር ካልሆነ ችግር የለብኝም።

እኔ የምሰማው ድምጽ በጣም ዝቅ ያለ ምቾት የሚሰጥ ወደ አንተ ወደ ራስህ የሚመለስ ክላስ ካለችው እሰማለሁ እሱም ደስ ነው የሚለኝ ያው እመሰጣለሁ ከተፈጥሮ ጋር ጊዜ እንዳሳልፍ ይረዳኛል ወደ ራሴ ተመልሼ እንዳይ ያግዘኛል። እና ስለዚህ በእነዚህ አይነት ድምጽ ነው የምሰማው ደስ ይለኛል እንደ እነዚህ የወፎች ድምጽ ምናምን ደግሞ ደስ ይለኛል

የቅጥር ሂደት እንግዲህ በአሁን ዘመን አስቸጋሪ ነው በሰው ነው ብዙ ጊዜ። ሰው ለሱ እገሌ ለዚህ ቦታ ሆና ብሎ ላንተ። ከቆመ ወይም ከነገረልህ ያው ጥሩ ነገር ይለዋል ካልሆነ ግን እንግዲህ አስቸጋሪ ነበር ዘመን ማለት ነው። እና የቅጥሩ ሁኔታ አስቸጋሪ ነው ያለው። ይሉት ግን እንደ ነህ ተፈጥሮአዊ ቢሆን ኖሮ። በአቅም እና በፈተና ነበር ማለት ነው

ቅጽል ስም በአሁኑ ሰዓት እንኳን የለኝም ድሮ ድሮ ግን የሆኑ ሰዎች ጓደኞቼ ቅጽል ስም አውጥተውልኝ ነበር። ላይክ የሆነ በ ብናደርገው በምናሳየው ባህሪ በምናደርገው ነገር ድርጊቶችን የሆነ የሆነ ስሞች ይሰጡን ነበር እና ሰጥተውኝ ነበር ብዙ እንኳ ደስተኛ ባልሆን። አሁን አሁን ግን ሰለሞን ነው ስሜ ሶ ሶል ይሉኛል ያው እሱ ብዙም አይከፋኝም

አዎ ደብዳቤ አሁን አሁን እንኳን ያው በስልክ ስለሆነ ብዙ ጊዜ ደብዳቤ መጻፍ የለም ማለት እንችላለን እንጂ። ደብዳቤ መጽሐፍ በጣም ነው ደስ የሚለው ምክንያቱም። ውስጥ ያለ ነገር ተጽፋበታለ ከዛ ኋላ ደግሞ ያ የሚደርሰው ሰው ደግሞ ጠብቆ ምናምን ስለሆነ በሌላ መንገድ ስለማያገኝህ። በናፍቆት ስለሆነ ደስ ነው የሚለው ያው ስጸፍ ማለት ነው። እና የፈለከው ነገርም መናገር ትችላለህ።

ሳህኖችን ማጠብ እኔ እንኳን አልችልበትም እንጂ እወዳለሁ ባጥብ ደስ ይለኛል ባግዝ። ግን ብዙ ጊዜ ሌላ ስራ ስለሆነ እኔ በደንብ ትኩረት ትኩረት የማደርገው ብዙም አላጥብም እንጂ። ቢታጠብ ቢጸዳ ቆንጆ ቢሆን ደስ ነው የሚለኝ እኔ ማለት ነው። መታጠብን እወዳለሁ ማጠብን እወዳለሁ ግን አላጥብም ችግሩ ያው ሌላ ስራ ስለምሰራ

እንግዲህ የምሳ አረፍት ሰዓቴ ከአንድ እስከ ሁለት ሰዓት ነው የሚሆነው እንደየሁኔታው ላይ ሊያጥርም ከከረዘመ ሁለት ሰዓት ካጠረም አንድ ሰዓት ማለት ነው። ስለዚህ የምሳ ሰዓት ትንሽ ቡና ለመጠጣት ምሳ ለመብላት ምናምን ሽንት ቤት ለመጠቀም እንዴ የተወሰኑ ጊዜዎችን ስለሚያስፈልግ እስከ ሁለት ሰዓት ድረስ ሊሄድ ይችላል። በጣም ከጣም ብዬ ሁለት ሰዓት አንድ ሰዓት ነው የምጠቀመው።

የምወደው ፍራፍሬ አንደኛ ማንጎ በጣም እወዳለሁ ብርቱካን በጣም እወዳለሁ ሙዝ በጣም እወዳለሁ። እንደገና ብርጭቅ በጣም ነው የምወደው በሀባብ ማለቴ ነው በጣም ነው ደስ የሚለው። ከዛ አልፎ ደግሞ ብዙ አሉ እና አፕል በጣም ነው የምወደው ማንጎ አፕል እወዳለሁኝ። ካሮት በጣም ማለት እነዚህ ነገሮች በጣም ነው ደስ የሚለኝና እሱን እወዳለሁ ማለት ነው

አዎ በስራዬ ላይ አሁን ብዙ ችግሮች ሊያጋጥሙ ይችላሉ እና ችግሬ ካልፈታሁማ ማን ይፈታልኛል ብላችሁ ነው። እና በስራ ላይ ያው እንግዲህ ስራዬን ማለት ችግር የሚፈጥርብኝ። ነገሮችን እየፈታሁ ነው የሚሄደው ማለት ነው። እና ይሄንን ደግሞ እኔ ምን ያክል በህይወቴ ስኬታማ ለመሆን የሚወስደኝ ሁልናዎችን ማመቻቸት እንደሚያየው እወዳለሁ ማለት ነው

መብረቅ ንግዴ ሰው ያስፈራል ማለት እንደ ሰው እፈራለሁ። እንግዲህ የፈጣሪ ነገር ነው ምንም ማድረግ እንኳን ባልችል ግን እንደ ሰው ደግሞ ያስፈራል ምንም ጥያቄ የለውም። ስለዚህ በጣም ፈርቼ የሆነ ማለት አንዳንድ ጊዜ ከእንትን ነገር የለም ግን የፈጣሪ ነገር ነው ግን ደግሞ ያው ትፈራለህ ድምፁ ከፍተኛ ስለሆነ እንጂ። በጣም አልፈራም

አዎ የስራውን ስነምግባር በጣም አከብራለሁ ብዬ ነው የማስበው አሁን አሁን እንኳን ትንሽ በተለያየ ችግሮችን ለኢኮኖሚ ችግር የተጋለጠ ስለሆነ አንዳንድ ጊዜ ዝም ብሎ በቃ እንደሚሆን። ነገሮችን ይኖራሉ ግን ጥሩ ነገር እንዳልሆነ ስቲል አስባለሁኝ ማለት ነው። እና ለማክበር እሞክራለሁ በተቻለ መጠን የሚጠበቅብኝን ነገር ለማድረግ እሞክራለሁኝ ማለት ነው

በመስመር ላይ አሁን እማራለሁ ምክንያቱም በተለያዩ ጊዜያት በኦንላይን ወይም በመስመር የሚገኙ ትምህርቶችን እጅግ ጠቃሚ የሆኑ በቀላሉ ማናገኛቸው ነገሮች ስላሉ እነሱም አሁን እኔ እማራለሁ። የሚጠቅመኝን ለሙያ የሚያሳድግልኝን አዲስ ነገሮችን እየተማርኩኝ ራሴን እያሳደግኩኝ ወደፊት የተሻለ ሰው ለመሆን እሞክራለሁኝ ማለት ነው።

ዳቦ ማብሰል አዎ እችላለሁ ብዬ ነው የማስበው እንግዲህ ዳቦ ማብሰል ጥሩ ነው ዳቦ መብላት እወዳለሁኝ ስለዚህ አንዳንድ ጊዜ ሞክራል ሞክሬ አውቃለሁ ካሁን በፊት። ስለዚህ ዳቦ ማብሰል ያው ጥሩ ስራ ነው ጥሩ ነው ምግቡ ብትበላውም ለጤናም ለጉልበትም ይሆናል። ስለዚህ በዚህ መልኩ እኔ እችላለሁ ብዬ ነው የማስበው ማለት ነው።